ቤተሰብ ብዙም ጊዜ የሚሰበሰበው በአመት ሁለት ጊዜ ነው። ይሄ ምንድነው? ያው በዓላትን ምክንያ በማድረግ ነው ሁለት ጊዜ። የሚሰበሰበው አዲስ አመት ላይ ነው። ሰው በተቻለ መጠን ለአዲስ አመት ካለበት ቤተሰቡን ይዞ ሄዶ ቤተሰቦቻቸው አንድ ላይ በዓልን ያከብራሉ። ከክረምት እንኳን ወደ ብርሁኑ አለም እንኳን ተቀላቀላችሁ የሚል የመልካም ደስታ አሳውጀን። ይሄ ዋናው ነው እና የመጀመሪያው ነው። ሁለተኛው የጌታችን የመድኃኒታችን ከሞቱ መነሳት ሞትን ድል ማድረግ በዓል ፋሲካ በዓል ነው። በጣም ረጅም ወራት ጾም በኋላ የምንገናኝበት ነው። የደስታ የፍስሃ ብዙ ሀሴት የምናደርግበት ባል ነው። ለዚህም ሁሉም ሰው ለዚህ በዓል ይሰበሰባል። በተቻለ መጠን ያው ቤተሰቦቹን ይዞ ሄዶ አንድ ላይ በዓልን የማክበር ልምዶች አሉ ማለት ነው።